አዎ በጣም በጣም ነው የምወደው ተፈጥሮን ሲጀመር እኔ በጣም የማደን ማደንቅ የምወድ ሰው ከተለያየ ህንፃ ከተለያየ ዘመናዊነት ይልቅ ተፈጥሮን በደንብ ማየት ይሄ ንጹህ አየር መተንፈስ አዋፋት ሲጮህ መስማት ምናምን በጣም ነው የሚመቹኝ በጣም ነው የምወደው። እና በተፈጥሮ ውስጥ ደግሞ እንዲህ እየቃኘው ተፈጥሮን እንትን እያልኩ

በገበያ ዋጋ ብዙም ብዙም አልችልም። እኔ ከድሮ ጀምሮ ከአያቴ ጋ ነው። እቃ ምገዛውና እሱ ነው ያው እሚከላከልልኝ ከእሱ ጋ እስከገዛው ድረስ። አንዳንዴ ያው ብቻዬን መገዛበት ጊዜ አለ። ብቻዬን መገዛበት ጊዜ እንኳን ያን ያህልም ያው ብዙ አልችልበትም። ግን ያው ለመከራከር እሞክራለሁ

ህፃይስ ትልቅ አረ ብዙም ያው ወዳጅ አይደለሁም እኔ አንድ ቀን ተመልክቼ ስራዬ ብዬ አይቼ አላውቅም። ፀሀይ ስትዎጣ ስትገባ ምናምን ብዙም ፀሀይ ሲጀመር እኔ ስለምታቃጥለኝ ራሱ ብዙም ደስ አትለኝም። ስትወጣ ስትገባ ማየትም ያው ያኔ አለም የሚያስደስተኝ አይነት ሰው አይደለሁም። ባጭሩ በቃ እንደዛ ነው

እንዴ በደንብ ነው አዎ ይሄንን ቪዲዮ ራሱ ፎይስ ራሱን እምልክ በሱ አይደል እንዴ? ስማርት ፎኔን በደንብ አድርጌ ነው የምትጠቀመው አሁን ላይ በብዛት የምትጠቀመው። ለትምህርት ነው ለትምህርት የተለያዩ ቪዲዮዎችን ከትምህርት ጋር በተገናኙ የተለያዩ ቪዲዮዎችን ለማየት ትጠቀምበታለህ። አንዳንዴ ደግሞ እንዲሁ ለመዝናናት ፊልም ለማየት ምናምን እጠቀምበታለሁ

የቀን መቁጠሪያ አልጠቀምም ያው ቀኑን በየቀኑ አውቃለሁ ምን ቀን እንደሆነ ምን ቀን እንደሆነ አውቃለሁ። እንጂ ስራዬ ብዬ ይሄ ቃን ዛሬ እንዲህ ነው ዛሬ እንዲህ ነው ብዬ። ተጠቅሜ አላውቅም የቀን መቁጠሪያም እንግዲህ የለኝም ካላንደሩ። የባዮ ስልክ አለ ግን ያው አላየውም አላጠቀምበትም። ብቻ በቃ ቀኑን ነው የማውቀውና በቀኑ ነው የምማረው እንጂ ምንም አዲስ ነገር

በጣም ብዙ የምወዳችሁ ፊልሞች አዎ አለ። የህንድ ፊልም አያለሁ የኮሪያ ፊልም አያለው ምናምን የአሜሪካን ፊልም አያለው እና ከነዛ ውስጥ በጣም ለመለየት በጣም ይከብደኛል። ግን ያው ከድሮ ጀምሮ እኔ የህንድ ፊልም ነው የምወደው። እና ከአንድ ፊልም የሆነ ሃፒ ኒው የርሚ ቢልፍ የሚባል ፊልም አለ እና እሱን ፊልም በጣም ነው የምወደው።

ቀልድ ላይ ብዙም ያን ያህል አይደለም። ግን እንዲሁ ጓደኞቼ ምናምን ሰዎችም እንዲህ አንዳንዴ አንዳንዴ እኮ የሆነ አንዳንዴ በወሬ መሃል ጣል ለመታደርጋት ነገር በወሬ መሃል የምትናጋት ነገር ያው የሚያስቅ ነገር ነው ይሉኛል። እና በኔም በዛ አስቃችኋለሁ ምናምን። ቀልድም ላይ ያው አሪፍ ተናጋሪ ነኝ ብዬ አስባለሁ።

ሽማግሌዎችን እንግዲህ ትዕዛዛቸውን በመጠበቅ፣ ምክራቸውን በመስማት፣ በመታዘዝ፣ እንዲሁም ደግሞ በመላላክም እንዲሁም ደግሞ ያው እቃ ለመሸከም እነሱ ከሱቅ እቃ ሲገዙ አቅመ ደከሞች ስለሆኑ የነሱን እቃ ተሸክሜ በማድረስ እንዲህ እንዲህ ክብሬን አሳያችኋለሁ።

በመስማማት ያው እንደዛ ነው ቪዲዮ እኔ ዳውንሎድ ወይም ማውረድ አይመቸኝም። በመስመር ነው ቪዲዮዎችን መመለከት የተለያዩ ፊልሞችን የዩቲዩብ ቪዲዮዎችን የማየው። ለትምህርት ደግሞ የሚጠቅመኝን ተማሪ ሰለሆንኩኝ የትምህርት ቪዲዮዎችን የማየው በመስመር ላይ ነው። እናም ደግሞ በዛ እጠቀማለሁ ማለት ነው

አዎ ስሜቴን እሰያለሁ ያው ከተናደድኩኝም ንዴቴን ደስታዬንም አሳያለሁ ስሜቴን ደባቂ ነኝ አይነት ሰው ብዬ አላስብም። ያው ማውጣት ባለብኝ ደረጃ አወጣለሁ በማያጋንን መልኩ የሚያጋንን ከሆነም በሚያጋንን መልኩ እወጣለሁ በማያጋንን ከሆነም በማያጋንን መልኩ። በትንሹ የደስታም ሆን የሀዘን ስሜት ካለብኝ እነሱን አወጣቸዋለሁ ማለት ነው

ልብስ እንግዲህ ለሁለት እኔ የምከፍለው አንደኛ ተማሪ ስለሆንኩኝ ዩኒፎርም ስለማደርግ ዩኒፎርሜን ያው በየሳምንቱ አጥባለሁ። እንዲሁም ደግሞ ልብሶቼን ደግሞ እንግዲህ ያጠራቀምኩኝ አጠራቀምኩኝ እስከ በቃ አንድ ወር ከአንድ ሳምንት በአንድ ወር በአንድ ሳምንት በዛ ጊዜ እያፈራረብኩኝ እንደዛ ልብሴን አጥባለሁ

ያው የቤት እቃ እንግዲህ ያው ለመመገብ ያው ሳህን እጠቀማለሁ የተለያዩ ደግሞ ያው ሻይ ለመጠጣት ቡና ለመጠጣት ሲኒዎችን ልጠቀም እችላለሁ። የተለያዩ ያው ወጥ የሚሰራበት ድስቶች ምናምን ምግብ ሳበስል እንደዛ ምናምን እጠቀምችናለሁ።

በመስመር ላይ አንድ ሁለት ጊዜ ገዝቼ አውቃለሁ። በመስመር ላይ ብዙም ገዢ አይደለሁም። ግን ያው ትንሽ ዋጋም ስለሚቀንስ ምናምን በመስበር ሲሆን በዛ አድርጌ በዶላርም ተጠቅሜ በመስመር ላይ አንድ ሁለት እቃ አዝዤ ነበር። ከዚህ በፊት እቃዎቹ ደግሞ በጣም አሪፍ አሪፍ የሚባሉ እቃዎች ናቸው

አዎ እኔ የምጠቀመው የሞባይል ዳታ ነው ሲጀመርም ከድሮም ጀምሮ እና የሞባይል ዳታ መጠቀሜ ደግሞ በጣም አድቫንቴጅ አለው ማለት በጣም ጠቃሚ ነው። በጣም አንደኛ ነገር በጣም ፈጣን ነው ከመስመር ይሄ አንፃር በጣም ፈጣን የሆነ እንትን ነው ሞባይል ዳታ ማለት በጣም ፈጣን የሆነ መስመር ነው።

እኔ መሆን የሚመችኝ ብዙ ጊዜ ያው ቤት ውስጥ መሆን ነው። ያው ውጪ ብዙ አያዝናናኝ አያዝናናኝም ሳይሆን ብዙ የምወጣ አይነት ሰው አይደለሁም። የሆነ አዎ የሆነ ብዙ ደስ የሚለኝ አይነት ሰው አይደለሁም ቤቴ ውስጥ ስሆን፣ ብቻዬን ስሆን፣ ምናምን ነው። በጣም የምመርጠው ቦታ ይኸው ውጪ እጠላለሁ እያልኩኝ ሳይሆን ያው የምመርጠው ቦታ ይኸው ቤቴ መሆን ነው።

እኔ በጣም የምወደው ምግብ እንትን ነው ጥብስ ጥብስ በጣም ነው የምወደው ከድሮም ጀምሮ በጣም የምወደው ምግብ ነው። ጥቅስ ስበላ በጣም ደስተኛ ያደርገኛል ምናምን ቀኔን ሁላ አይ ዶንት ኖ የቀኔን የሚቀይረኝ ቀኔን የሚቀይረው ሁላ ነው የሚመስለኝ ይሄ ጥፍስ በላ ምናምን

ሳህን አይ ብዙ አልወድም አንዳንዴ የበላሁበትን የማጠብ ልምድ አለኝ። ካበላው በኋላ እኔ አጥባለሁ እንጂ ማጠብ እንኳን ይሄ ብዙ ሳህን ተከምሮ ምናምን ማጠብ ብዙ አይመችኝም አልወድም። ያው አንዳንዴ ያው አጥባለው። ቤተሰብን ለማገዝ ምናምን እንጂ የማጠብ እንኳን ፍላጎቱም የለኝም

የመጠጥ ውሃ የማገኘው ከቧንቧ ነው። ከቧንቧ ከደኪኖሽ ውሃ ብዙ ተጠቃሚ አይደለሁም ወይም ከሱ ገዝቼ ሳይሆን ከቧንቧ ነው እየቀዳሁ የምጠቀመው እና ደሞ ብዙ ውሃ በቀን ደሞ ቢያንስ ሁለት ሊትር ያህል ውሃ አጣጣለሁ ያው ለሰውነት አስፈላጊ ስለሆነ ውሃ መጠጣት በደንብ

ሽቶ አንድ ጊዜ ብቻ ነው ገዝቼ የማውቀው ሽቶ እሱም ሽታው ያ ብዙም ብዙም ደስ አይልም። ያው ሽቶ አንዴ ልክ ከተነፋ በኋላ ሽቶ ቶሎ የሚጠፋ አይነት ሽቶ ነበረ። ያው እሱ ሽቶ ካለቀ በኋላ ሌላ ለመግዛት እንግዲህ ሀሳብም እቅድም አልነበረኝም። በዛው በቃ ሽቶ ካለቀ ተጠቅሜ ተውኩት ማለት ነው

ቅጽል ሰም እንኳን አይ ቅጽል ሰም የለኝም። ግን ያው አያቴ ያብ ሰራ ብሎ ነው የሚጠራኝ ከድሮ ጀምሮ ያኔ ስወለድ እሱ ያብስራ ሊለኝ ነበርና። እናቴ ነች ቀድማ ልዑል ያለችኝ የ ኔ ስም ልዑል ነውና ልዑል ብላ ስላለችኝ ያው እሱ ማውጣት እድል አልነበረውም

ያው በደንብ ነው ምውደው። የወተት ተዋጾ ሁሉንም በቃ የሆነ ወተት እርጎ ቅቤ፣ ቺዝ ምናምን በጣም ነው የምወደው። እንደዚህ አው እነዚህን ነገሮች በጣም ተጠቃሚ ነኝ። የምወዳቸው ነገሮች ናቸው። በተለይ ጊዜ ደግሞ አገኛችኋለሁ። እና ደግሞ

ያው ተማሪ ስለሆንኩ ለምሳ የሚሰጠን ጊዜ እስከ አንድ ሰዓት አንድ ሰዓት አካባቢ ነው። ያው አንድ ሰዓት ነው ለምሳ የሚሰጠን እረፍት ምሳችንን ከጓደኞቼ ጋር በልተን። ያው ጥናት ነው ተማሪ ስለሆነ ላይብረሪ ገብተን ጥናት ነው የምናጠነው። እስከሚደወል ድረስ

አዎ በእንጨት በእንጨትና በከሰል ስቶፍ አንዳንዴ መብራት በማይኖርበት ጊዜ ስቶፍ ስለማይሰራ በእንጨት ነው የማቀጣጥለው። በእንጨት ቆራርጬ እንጨቱን ከዛ እንጨት ሲቀጠጥልኝ ጠብቄ ከሰል ጥጄበት ነው እንደዛ አድርጌ እሳት ማቀጣጥለው ማለት ነው። ምግብ ለመስራት ምናምን